ዳቦ ማለት እንግዲህ በተለያዩ ጊዜያት በተለያዩ ሁኔታ በተለያየ አጋጣሚ እንግዲህ ዳቦን ይፈጠራል ማለት ነው። እንግዲህ ዳቦ የምግብ አይነት ሲሆን የሰው ልጆች ምግብ ያስፈልጋቸዋል የሰው ልጆች ምግብ ያስፈልጋቸዋል ሰው ልጆች የሚመገቡት ነገር ከሌለ በህይወት መቆየት አይችሉምና እነዛን ነገሮች ለማሳካት ህይወትን ለማሸነፍ ህይወትን በ በህይወት እንግዲህ ለመኖር ሲሉ የተለያዩ ምግቦችን ይመገባሉ ከነዛ ዉስጥ እንግዲህ የመጀመሪያው ምግብ ሊሆን የሚችለው ዳቦ ነው። ዳቦ እንግዲህ በተለያዩ ሀገራት እንግዲህ በአለም ላይ በብዛት የሚመገቡት የምግብ አይነት ነው ማለት ነው። ስለዚህ ዳቦን በብዛት የምመገበው በዛ በብዛት የሚመረት በብዛት ለሀገራችን ኢትዮጵያም ብሎ ለውጭ ሀገሩ የሚመረት የሚጋገር እንግዲህ ዳቦ አይነት ለመመረጥ ስለዚህ ይሄን ዳቦ በመብላት ይሄን ዳቦ በመጠቀም እንግዲህ ብዙ ጥቅሞችን እናገኛለን ማለት ነው። ከነዛም ውስጥ እንግዲህ ዳቦ የሚጋገረው መጀመሪያ ከተለያዩ ስንዴዎች ሊሆን ይችላል ከተለያዩ ፍርኖ ዱቄቶች ወይም ደግሞ ከተለያዩ ዱቄቶች እንግዲህ ተቦክቶ በስርዓት ይጋገራል ማለት ነው። እንግዲህ በአጭር በአጭር ወይም ደግሞ በስስ በስሱ ተጋግሮ ወፈር ያለ ይሆናል ነው ኦርሾ ምናምን ይደረግበት እና እንዲህ ወፈር ይደረጋል ስለዚህ ወፈር ያለ ዳቦ ነው ይሆናል ማለት ነው። ስለዚህ ያን ዳቦ በመብላት ያን ዳቦ በማጋገር እንግዲህ ብዙ ጥቅሞችን እናገኝበት የምንችል እንግዲህ አንዱና ዋነኛው ጥቅም ያለው ዳቦ ርማኖትን ስለዚህ ያን ዳቦ በመብላት ያን ዳቦ በመጋገር እንግዲህ ብዙ ጥቅሞችን እናገኛለን ከነዛም ዉስጥ እንግዲህ የመጀመሪያው እና ዋነኛው ጥቅም ምንድነው? ቢባል ዳቦ የምንጋግር ከሆነ ዳቦ የምንመገብ ከሆነ እንግዲህ የተለያዩ ጥቅሞችን እናገኛለን። ከነዛም ውስጥ እንግዲህ የመጀመሪያውን እና አንደኛው የጥንካሬን ሀይልን ሀይልንና ሙቀሳችንን የሆኑ ምጥራ ነገሮችን ከዳቦ ውስጥ እናገኛለን። እንግዲህ ዳቦን መጀመሪያ ጥቅሙ ለመግብነት ነው። ምግብ ያስፈልገናል ለሰው ልጅ እንግዲህ የዘው ልጅ ምግብ ሲያስፈልገው የአንድ አፖ በመብላት እንግዲህ ጤናውን ሊጠብቅበት ህይወቱን ሊያቆይበት የሚችል እንግዲህ ዋናኛው እና የመጀመሪያው ምግብ ነው ማለት ነው። ስለዚህ የዳቦን በመመገብ ዳቦን በመምላት ዳቦን በመጠቀም እንግዲህ የተለያዩ የሰው ልጆች ህይወታቸውን ሊያቆዩበት የሚችሉ ወይም ደግሞ በህይወት ሊኖሩ የሚችሉበት አንደኛዋ ማንኛውም ለመንገድ ነው ማለት ነው። ስለዚህ ዳቦም በመገገብ ዳቦን በአምላክ ዳቦን በመውሰድ እንግዲህ የተለያዩ ጥቅሞችን ያገኛሉ ጥንካሬን ያገኛሉ ከራብ ይድኑበታል ማለት ነው። ስለዚህ ዳቦን የሚመገብ ሰው ራብ አይነካውም ዳቦን የሚበላ ራብ አይነካውም ዳቦን የሚመገብ ሰው ራብ አይይዘውም ማለት ነው። ስለዚህ ራብ እንዳይነካን ራብ እንዳይዘን የተለያዩ ወዳቦዎችን በመመገብ የተለያዩ ዳቦዎችን በመብላት እንግዲህ ከራብ ልንል ልንጠቀቅ ወይም ደግሞ ከራብ ልንርቅ እንችላለን ማለት ነው። ስለዚህ ከራብ ለመዳን እንግዲህ ሰው ልጅ ዳቦ ያስፈልገዋል ማለት ነው። ከዛ በተጨማሪ እንግዲህ ለሰው ልጅ እንግዲህ ዳቦ ምን ይጠቅማል? ቢባል እንግዲህ ገቢ ምንጭን ዳቦን በመሸጥ ዳቦን ጋግሮ በመሸጥ በተለያዩ ነገሮች ቅርጽ ቅርጻ ቅርጽ ያወጣ ወይም ደግሞ የተለያዩ ዲዛይኖችን ያወጣ የተለያዩ ዳቦዎችን ቢሸጥ የተለያዩ ዳቦዎችን ቢያመርት እንግዲህ በጣም ውጤታማ ሊሆን ይችላል። ማለትም የተለያዩ ሰዎች ዳቦን ይበላሉ የተለያዩ ሰዎች ዳቦን በመብላት ይተዳደራሉ ስለዚህ ለነዛ ሰዎች በመሸጥ ሊሆን ይችላል እንደለ ድርጅቶች በማስረከብ ሊሆን ይችላል የተለያዩ ነገሮችን በማድረግ እንግዲህ ዳቦን የሚጠቅም ከሆነ እንግዲህ ያ ሰው ውጤታማ ሊሆን ይችላል ማለት ነው። ማለትም ትርፍ ኪሳራ አያገኘውም ማለትም ትርፍ ብቻ ነው የሚያገኘው። ምክንያቱም ዳቦን በስርዓት በጥራት የሚጋግር ከሆነ ብዙ ሰዎች ይገዙታል ብዙ ሰዎች ይጠቀሙታል። ስለዚህ ያን ዳቦ በመጋገር በመሸጥ እንግዲህ ብዙ ጥቅሞችን ሊያገኝበት የሚችል አንዱና ማንኛውም መንገድ ዳቦ መጋገር ነው ማለት ነው። ስለዚህ ዳቦን በመጋገር ዳቦን በመሸጥ የተለያዩ ጥቅሞችን ሊያገኝበት የሚችል አንዱና ዋነኛው ጥቅም የዳቦን መጋገር እና መሸጥ ማለት ነው። ስለዚህም ዳቦን በመጋገር ዳቦን በመሸጥ የተለያዩ ጥቅሞችን ያገኛል ማለት ነው። ቀን እዛም ውስጥ እንግዲህ የመጀመሪያው ጥቅም ምንድነው? ቢባል ዳቦን በመሸጥ እንግዲህ የተለያዩ ጥቅሞችን ያገኛል። የመጀመሪያው ጥቅም የምትጠቀመው ምንድነው? ቢባል እንግዲህ ዳቦ በመሸጥ ህይወቱን ሊመራበትም ደግሞ ላይፉን ሊያስተካክሉበት ህይወቱን የተሻለ ህይወትን ሊኖርበት የሚፈልገውን ህይወት የሚመኘውን ህይወት ሊኖርበት የሚችል እንግዲህ አንዱ ነገር ነው ማለት ነው። እንግዲህ በዳቦን ሲሸጥ ብር ያገኛል ዳቦን ሲሸጥ ገንዘብ ያገኛል ገንዘብ ደግሞ የማያደርገው ነገር የለም። ገንዘብ መኪና ይገዛል ገንዘብ ቤት ይገዛል ገንዘብ የተለያዩ የምንፈልጋቸውን ነገር ልብስ ሊሆን ይችላል። ጫማም ሊሆን ይችላል። የተለያዩ ምግቦችን ለመግዛት እንግዲህ ገንዘብ ያስፈልጋል። ያን ገንዘብ ደግሞ የሚያገኘው ታቦዎችን በመሸጥ ዳቦዎችን በመጋገር እንግዲህ ለተለያዩ ሰዎች በመሸጥ ለተለያዩ ድርጅቶች በማስረከብ ሊሆን ይችላል ማለት ነው። ስለዚህም እንደዛ በማድረግ የተለያዩ ገንዘቦችን ይሰራልና የራሱንም ህይወት ያስተካክላል የቤተሰቦቹንም ህይወት ይስተካከላል ከዛም አልፎ ደግሞ የማህበረሰቡን ህይወት እንግዲህ ለማስተካከል ይበቃል። ማለትም በትልልቅ ድርጅቶች በመመስረት የተለያዩ ስራ አድሎችን በመፍጠር ሌሎችንም እዛ ዳቦ በመጋገር ዳቦ በማውጣት ዳቦ በመሸጥ እንደተ

ማንበብ እንግዲህ የተለያየ ጥቅሞች አሉት ማንበብ ምን ማለት ነው? ማንበብ እረ ምን ይጠቅማል? ማንበብ እንዴት ይቻላል የሚሉትን እንግዲህ በዚህ እያይዘን ለማየት እንሞክራለን። እንግዲህ ማንበብ ማለት የተለያዩ ጽሁፎችን ሊሆን ይችላል። የተለያዩ ቀለሞችን የተለያዩ መጽሐፎችን የተለያዩ ተረቶች ሊሆን ይችላል ልቦለዶችን ማንበብ ማለት ነው። እንግዲህ የተለያዩ ተረቶችን ሊሆን ይችላል የተለያዩ ነገሮችን የምናነብ ከሆነ የተለያዩ ነገሮችን የምን የምናነብ ከሆነ እንግዲህ ያንን ነገር ማንበብ አንብበን መረዳት የምንችል ከሆነ እንግዲህ ያንን ነገር ማንበብ ይባላል። እንግዲህ እንደ ተማሪነት ተማሪዎች እንግዲህ በመጀመሪያ ገና ከህፃንነታቸው ጀመረው ትምህርት ቤት ይገባሉ። በዛን ጊዜ እንግዲህ የተለያዩ ትምህርቶችን በመማር የተለያዩ ትምህርቶችን በመማር እንግዲህ ንባብን ይለማመዳሉ ማለት ነው። እንግዲህ የመጀመሪያ አብረን ተለማምደን የምንችለው ነገር ነው። በመጀመሪያ እንግዲህ ስንወለድ ጀምሮ የተሰጠ ነገር አይደለም በሰው ልጅ ተለማምዶ የሚያመጣው ተለማምዶ የሚያገኘው አንድ ነገር ነው ማለት ነው። ስለዚህ ይሄን ነገር ተለማምደን ልንደርስበት ወይም ደግሞ ተለማምደን ልናገኘው የምንችል እንግዲህ አንድና ዋነኛው መንገድ ንባብ ነው ማለት ነው። ስለዚህ ንባብን በመለማመድ ንባብን በመቻል እንግዲህ በተለያዩ እውቀቶችን መገበየት ይቻላል በተለያዩ እውቀቶችን ማግኘት ይቻላል ማለት ነው። ከእነዚህ ውስጥ እንግዲህ የመጀመሪያው አንደኛው ምንድነው? የሚባል እንግዲህ ንባብን በመለማመድ ንባብን በማወቅ እንግዲህ የተለያዩ እውቀቶችን ማግኘት ይቻላል። ከነዚያም ዉስጥ እንግዲህ የተለያዩ ሰልጠናዎችን ይችላል ሊሆን ይችላል የተለያዩ የሞያ ዘርፎችን ሊሆን ይችላል የተለያዩ ነገሮችን እንግዲህ በማንበብ መረዳት ይቻላል ማለት ነው። ስለዚህ የተለያዩ ሰዎች ነው እነዛ ሰዎች እንግዲህ ትምህርትን ከትምህርት አለም ርቀው ሊሆን ይችላል ነገር ግን በቤታቸው ውስጥ የተለያዩ እመንጻፍቶችን በመንግዛት የተለያዩ መጽሐፍቶችን በማንበቡ እንግዲህ እውቀትን ሊያገኙ ይችላሉ ማለት ነው። ስለዚህ ትምህርት ቤት ብቻ እውቀት አይገኝም። የተለያዩ ቦታዎች ላይ ማህበረሰቡ ላይ መጽሐፍትን በማንበብ የተለያዩ ነገሮችን በመስማት እንግዲህ እውቀት ይገኛል። እነዛን እውቀቶች ለማግኘት እንግዲህ ሰው ልጅ የተለያዩ ንባባትን በማንበብ የተለያዩ መጽሐፍትን በማንበብ የተለያዩ መጽሐፍት አሉ ይሄ የልብ ወለድ መጽሐፍ ሊሆን ይችላል። የተለያዩ የሳይንስ መጽሐፍ ሊሆን ይችላል ወይም ደግሞ አልፎ የተለያዩ የሃይማኖት መጽሐፍት ሊሆን ይችላሉ። እንግዲህ እነዛን መጽሐፍት በማንበብ የተለያዩ እውቀትን ሊያገኝ የሚችል የሰው ልጅ አለ ማለት ነው። ስለዚህ የሰው ልጅ አይምሮ ብሩ ነው። የሰው ልጅ አይምሮ በጣም ፈጣን ነው። ስለዚህ የሁሉንም ነገር የመረዳት አቅም አለው። ስለዚህ ያን ነገር በማንበብ እንግዲህ ብዙ ነገሮችን መረዳት ይችላል ማለት ነው። ስለዚህ የሆነ ጽሁፍ ብንጻጻፍ እንግዲህ ያን ነገር ተረድቶ መልስ ይመልሳል። የተለያዩ መልእክቶችን ብልክ የተለያዩ መልእክቶችን እሱም ይልካል ማለት ነው። እንግዲህ ሰው ልጅ የሚረዳና የሰው ልጅ የሚግባባ ስለሆነ በጽሁፍ እንግዲህ መግባባት ይቻላል ማለት ነው። ስለዚህ በጽሁፍ የምንግባባ በጽሁፍ የምንረዳዳ በጽሁፍ የምን የምን የምን የምንተጋገዝ ሊሆን ይገባል ማለት ነው። ስለዚህ የሰው ልጅ ጽሁፍን በመቻል ወይም ደግሞ የተለያዩ ጽሁፎችን በማንበብ ከሰው ጋር ሊግባባ ይችላል። እናት ነው ስለዚህ ከሰዎች ጋር ለመግባባት ከሰዎች ጋር ለመረዳት ከሰዎች ጋር ለመገናኘት እንግዲህ የምናነብበት የምንረዳዳበት እንግዲህ አንዱ መንገድ ከሰዎች ጋር ማንበብ መቻል ነው። ስለዚህ የተለያዩ ንባባትን በመቻል የተለያዩ ንባቦችን በመለማመድ እንግዲህ የሰው ልጅ እውቀትን መገብየት እውቀትን መግዛት እውቀትን መቻል ይችላል ማለት ነው። ስለዚህ የተለያዩ እውቀቶችን ለማወቅ የተለያዩ ስልጠናዎችን ለመሰልጠን በራሳችን በራሳችን ወይም ደግሞ በምንችለው አቅም በራሳችን እንግዲህ የተለያዩ ትምህርቶችን ለማማር የምንችልበት አንዱና ዋነኛው መንገድ እንግዲህ ማንበብ ነው ማለት ነው። ስለዚህ የሰው ልጅ ሊያነብ ይገባል የሰው ልጅ የሚያነብ ከሆነ የተለያዩ መጽሐፍቶችን ሊያነብ ይከበር የተለያዩ ብዙ መጽሐፍት ባለማችን ላይ እንግዲህ ተጽፏል እነዛን መጽሐፍት እንግዲህ የተጻፉት እንድናነባቸው ነው። እና እነዛን መጽሐፍ ለማንበብ መለማመድ ያስፈልጋል። ያንን ለማንበብ ለመመድ አለው ያንን ለመመድ በስርዓት አካካል አውቀን በኋላ ያንን ነገር እንግዲህ በስርዓት ካደረግን በኋላ ልምምዶችን ካደረግን በኋላ ንባቦችን ማንበብ ያስፈልጋል ማለት ነው። የሰው ልጅ የሚያነብ ከሆነ የሰው ልጅ ሙሉ ይሆናል። ንባብ ሰውን ሙሉ ያደርጋል ይባላል። እንግዲህ ያን ነገር ለመሆን ሙሉ ለመሆን በህይወታችን የተለያዩ ችግሮች ሊያጋጥሙን ይችላሉ። እነዛን መፍትሄዎች ለማግኘት የተለያዩ ችግሮችን ለመፍታት እንግዲህ የምንጠቀምበት አንዱና ዋነኛው መንገድ እንግዲህ ንባብ ማንበብ የተለያዩ ንባቦችን ማንበብ የተለያዩ መጽሐፍትን ማንበብ ነው ማለት ነው። ስለዚህ እነዛን መጽሐፍት እነዛ በማንበብ በማወቅ እንግዲህ የተለያዩ መፍትሄዎች የተጻፉባቸው እንግዲህ መጽሐፍት ሲጻፍ የተለያዩ ችግሩን ለመፍታት የተለያዩ ሀሳብን ለማቅረብ ነው። እና ወደፊት ምን ማድረግ እንዳለብን ወደፊት ምን መሆን እንዳለብን የሚያስረዱ የሚመክሩ መጽሐፍት አሉና እነዛ መጽሐፍት በመግዛት የተለያዩ መጽሐፍትን ማንበብ ይ ከባድ ማለት ነው። ስለዚህ ማንበብ ሙሉ ሰው ያደርጋል የሚለውን ሀሳብ በመያዝ እንግዲህ የተለያየ

ልብ እንግዲህ የምናስብበት ልብ የምንረዳበት ልብ እንግዲህ ብዙ ነገሮችን ልናደርግበት የምንችለው አንዱና ዋነኛው መንገድ ነው ማለት ነው እንግዲህ ልብ ካለ። ብዙ ነገሮችን ማድረግ እንችላለን የልብ አይነት ሊኖረን ይገባል እንግዲህ የአካል የስጋዬን ብቻ ሳይሆን የልብ አይነት ሊኖረን ይገባል። እንግዲህ አሁን ለምሳሌ እንግዲህ አይነት እውራ ወይም ደግሞ ማየት የማይችሉ ሰዎች ልበ ብርሃኖች ይባላሉ እንግዲህ እነዛ ማለት እንግዲህ የስጋ አይን የላቸውም ነገር ግን ልበ ብርሃኖች ይባላሉ። በልባቸው ማየት የሚችሉ ወይም ደግሞ በልባቸው ብርሃን የሆነ ማለት ነው። ስለዚህ የተለያዩ ሰዎችን ልበ ፍርሃት ስንል እንግዲህ ልብ እንግዲህ መጀመሪያ የአካል ክፍል ነው የአካል ክፍል ሲሆን እንግዲህ ይህ ልብ። በጣም ለህይወታችን አስፈላጊ ልብ ከሌለ የሰው ልጆች መኖር አይችሉም ልብ ከሌለ የሰው ልጆች መንቀሳቀስ አይችሉም ልብ ከሌለ። ለሰከንድ ራሱ መቆየት አይችሉም ማለትነው ስለዚህ ልብ ለሰው ልጆች በጣም አስፈላጊ የሆነ በጣም ወሳኝ ነገር ነው ማለት ነው። ስለዚህ ልብ ተጠንቅቀና ተንከባክበን ልንይዘው የሚገባ በበሽታዎች ከተጠቃ በጣም ጉዳት የሚደርስብን የልብ አይነት ስለሆነ። ተጠንቅቀን ልንይዘው የሚገባ የልብ አይነት ነው ማለት ነው። ስለዚህ ልብ በጣም ለሰው ልጆች ውስጣዊ ነው ልብ ከሌለ የሰው ልጆች መኖር አይችሉም። ስለዚህ ልብ የብርሃን መገለጫ ነው ልብ እንግዲህ የማስተዋል መገለጫ ነው። የሰው ልጅ በልቡ እያንሰላሰለ በልቡ ያሰባል ማለት ነው። ስለዚህ የሰው ልጅ በአእምሮ የሚያስብ ከሆነ ወደ መጥፎ በደረጃ ይደርሳል። አይምሮ በጣም መጥፎ ነገሮችን ያስባል አይምሮ በጣም መጥፎ ነገሮችን ያመዛዝናል ነገር ግን በልባችን የምናስብ ከሆነ በልባችን የምናመዛዝን ከሆነ ግን የተሻለ ነገር ማድረግ እንችላለን ማለት ነው። ስለዚህ የተለያዩ ነገሮችን እንሞክራለን እነዛን ነገሮች ስንሞክር ልባችንን የምናዳምጥ ከሆነ ልባችንን የምንሰማ ከሆነ እንግዲህ ወደተሻለ ነገር የመድረስ እድላችንን ከፍተኛ ነው። እንግዲህ እንደዛ በማለት እንይዘዋለን ማለት ነው። እንግዲህ የተለያዩ ጊዜ እንግዲህ ልብ እንግዲህ የልብ አይነት ሊኖረን ይገባል የልብ ሊኖረን ይገባል የልብጰሀሳብ እንዲኖረን ይገባል ማለት ነው። ስለዚህ እነዛን ነገሮች በማድረግ እነዛን ነገሮችን በመስማት እንግዲህ የተለያዩ ጥቅሞችም ማግኘት እንችላለን ማለት ነው። በልባችን የምንሰማ ከሆነ በልባችን የምናስብ ከሆነ በልባችን የምናንሰላስል ከሆነ እንግዲህ የተሻለ ሰው ጥሩ ሰው የመሆን እድላችን ከፍተኛ ይሆናል ማለት ነው። ስለዚህ ልብን የሚያዳምጥ ሰው የተሻለ እውቀት ይኖረዋል ልብን የሚያዳምጥ ሰው የተሻለ ግንዛቤ ይኖረዋል ማለት ነው። ስለዚህ የተሻለ እውቀት የተሻለ ግንዛቤ እንዲኖረን እያም የተለያዩ ችግሮችን ለመምፍታት የተለያዩ ነገሮችን ለማድረግ እንግዲህ ልባችንን በማዳመጥ ልባችንን በመስማት የተለያዩ ነገሮችን ብናደርግ ጥሩ ነው ብዬ አስባለሁ ማለት ነው። ስለዚህ የተለያዩ ገጠመኞች ሊኖሩ ይችላሉ እነዛን ነገሮች እንግዲህ ልብ ብለን ወይም ደግሞ አስተውለን ማስተዋል ማለት ነው። እንግዲህ ልብ ብለን ማለት ማስተዋል ማሉትም እነዛን ነገሮች ልብ ብለን ብናስባቸው ብናስተውላቸው እንግዲህ የተሻለ ጥቅም የምናገኝባቸው እንግዲህ ዋና አንዱና ዋነኛው መንገድ ልብ ነው ማለት ነው። እንግዲህ ልብ ለሰው ልጆች በጣም አስፈላጊ ለህይወታቸው ልብ ከለለ ለሰከንድ ልብ ከሌለ። ልብ መምታት ይቆማል ማለት ነው። እንግዲህ ልብ አገልግሎቱ ለምንድነው? ሚባል እንግዲህ ልብ በስጋችን ውስጥ እንግዲህ የተለያዩ ደሞችን የሚያሰራጭ ወይም ደግሞ ደም የደም ባምባ የሚከፍት ወይም ደግሞ ደምን የማሰራጨት ሀይል ያለው እንግዲህ ልብ ነው ማለት ነው። እንግዲህ ልብ ላይ ደም ይፈጠራል ልብ ላይ ደም ይመነጫል ያን ደም እንግዲህ ለሰውነታችን እያከፋፈለ ለሰው ለሰውነታችን የሚመግብ ወይም ደግሞ ለሰውነታችን ደምን የሚያከፋፍል እንግዲህ አንድ አካል ነው ማለት ነው። የሰው ልጆች እንግዲህ በደም ነው የሚኖሩት ማለትም ደም ከሌለ የሰው ልጆች መኖራቸውን ስለዚህ ያን ደም የሚፈጥረው ወይም ደግሞ የሚያመነጨው እና የሚያከፋፍለው እንግዲህ ልብ ነው ማለት ነው። ስለዚህ ልብ ከሌለም የሰው ልጆች መኖር አይችሉም ማለት ነው። ስለዚህ የተለያዩ ልብን በስርዓት መያዝ ማለት በጣም ጠቃሚ ነው ማለት ነው። ከዛ በተጨማሪ እንግዲህ ልብ እንግዲህ የፍቅር ምሳሌ ነው። እንግዲህ የተለያዩ ሰዎች የተለያዩ ሰዎችን ሲያፈቅሩ ወይም ደግሞ ሴቶችና ወንዶች ሲፈቃቀሩ የተለያዩ የልብ ቅርጾችን በመስራት እንግዲህ ይሰጣጣሉ ማለትም እንግዲህ የልብ ቅርጽ በሀገራችን ብሎም ደግሞ በአለማችን ላይ እንግዲህ የፍቅር ምሳሌ በመባል የሚታወቅ እንግዲህ የልብ ቅርጽ ነው። የልብ ቅርጽ እንግዲህ በቀይ ከለር ነው። ያለው ልብም ቀይ ከለር ስለሆነ እንግዲህ ያንን በመሳል ያንን በማድረግ ወይም ደግሞ ቀለሞችን በመቀባት እንግዲህ የልብ ቅርጾችን ይሰራሉ ሰዎች ያ የልብ ቅርጽ እንግዲህ የፍቅር ምሳሌም የመዋደድ ምሳሌ የመፋቀር ምሳሌ ነው ማለት ነው። ስለዚህ ሰዎች ሲፈቀሩ ሰዎች ሲዋደዱ ሰዎች ሰውን ሲዋዱ እንግዲህ የፍቅር ምልክት የሚል መግለጫቸው እንግዲህ የልብ ቅርጽ ነው ማለት ነው። የልብ ቅርጽ በመስራት የልብ ቅርጽም በማቅረብ እንግዲህ ለሰዎች ለተለያዩ ሰዎች በመስጠት የፍቅራቸውን የሚገልጹበት ፍቅራቸውን የሚያስረዱበት እንግዲህ ዋነኛው መንገድ የልብ ቅርጽ ነው ማለት ነው። ስለዚህ ልብ የፍቅር ውሳኔ ነው። ልብ የፍቅር

እሺ መጽሐፍ ማለት ደግሞ የተለያዩ እውቀቶችን የምንገበይበት የተለያዩ መጽሐፍ ማለት እንግዲህ በተለያየ ጊዜ ሊሆን ይችላል በተለያየ ሁኔታ ሰዎች እንግዲህ የተለያዩ ትምህርቶችን ለመማር የተለያዩ እውቀቶችን ለማግኘት እንግዲህ በተለያዩ ሁኔታዎች እንግዲህ የጻፏቸው ጽሁፎች እንግዲህ አንድ ላይ ተጠርዘው ወይም ደግሞ አንድ ላይ ታጥመው ወይም ደግሞ ፕሪም ተደርገው እነዛ የሚያወጡ መጽሐፎች እንግዲህ አንድ ላይ መጽሐፍ ይባላሉ ማለት ነው። በድሮ ጊዜ እንግዲህ ሰዎች ብራናን ፍቀው የተለያዩ ቆዳን በቆዳ አይነት ወይም ደግሞ በብራና ይባላል በዛ ነበር የሚጽፉት እንግዲህ ወደ ድሮ ጊዜ በወረቀት በሌለበት ጊዜ በብራና ወይም ደግሞ ቆዳ ፍቀው ብራና ዳምጠው በዛ ነበር የሚጽፉት ማለት ነው። እንግዲህ ያ በዛ የሚጽፉት ጽሁፍ በቀለም የተለያዩ ቀለሞችን ከእጽዋት በመቀመም ከአፈሮች በመቀመም እንግዲህ የተለያዩ ቀለሞችን ይሰራሉ የተለያዩ ቀለሞችን ከሰሩ በኋላ ያን ቆዳ የተጣየ ብራናው ነው ለእንግዲህ በዛ እየጻፉ የተለያዩ ጽሁፎችን ያቆዩልን ነበር። እንግዲህ በድሮ ጊዜ መጽሐፍት የሚጻፉት መጽሐፍት የሚወጡት እንግዲህ ከብራና እና ከብእር በተቀላቀለ እንግዲህ በነዛ በማረግ ቀለሞችን በመጻፍ እንግዲህ በዛ ነበር ማለት ነው። ስለዚህ የሰው ልጆች መጽሐፍን የጀመሩት ከስድስት መቶ ክፍለ ዘመን ጀምሮ እንግዲህ በዛ መጽሐፍ ጀምሯል ማለት ነው። እንግዲህ በዛን ጊዜ የሚጽፉት ቆዳ ነበር ከዛ ያንን ቆዳ በመጠቀም የተለያዩ መጽሐፎችም መጻፍ ጀመሩ ብርሃኖችን ማምረት ጀመሩ ከዛ በኋላ እያለ እንግዲህ ያ እውቀት እየተስፋፋ ያ እውቀት እየሄዳበረ ሲሄድ እንግዲህ ወደ ወረቀትና ወደ አስከሬቶ ተቀይሮ እንግዲህ የተለያዩ ጽሁፎችን የምንጽፍበት የተለያዩ ወረቀቶችን እያመረተ አለማችን እንግዲህ ብዙ መጽሐፍትን መጽሐፍ ችሏል ማለት ነው። እንግዲህ የተለያዩ መጻፎች ተጽፈዋል የተለያዩ ጽሁፎች አሉ። እነዛ መጽሐፎች የተጻፉት እንግዲህ የሰው ልጆች ከስህተታቸው እንዲማሩ ማለትም የተለያዩ ሰዎች እንግዲህ በዶሮ ጊዜ የተለያዩ ስህተቶችን ሰርተው ሊሆን ይችላል እነዛን ስህተቶች እንግዲህ እንዳደግማቸው ከዛም አልፎ ደግሞ የተለያዩ ጥሩ ነገሮችን ሰርተው ያለፉ ሰዎች አሉ እነዛን ደግሞ እንድንዘክራቸው እንድናስባቸው ከዛም አልፎ ወደፊት ደግሞ ለእኛ ለህይወታችን የሚጠቅመው የተለያዩ ጽሁፎች የሚጻፉበት እንግዲህ መጽሐፍት ነው ማለት ነው። እንግዲህ የተለያዩ እውቀቶችን ለወደፊት ለመገብየት የተለያዩ እውቀቶችን ለመያዝ የተለያዩ እውቀቶችን ለማወቅ እንግዲህ ሰዎች መጽሐፍትን ይፅፍሉ ለማሳወቅ ሲፈልጉ ለማወቅ ሲፈልጉ የተለያዩ እውቀቶችን በመጽሐፍ የተለያዩ እውቀቶችን በማግኘት እንግዲህ ለተለያዩ ሰዎች ለተለያዩ አላማ ያውሉታል ማለት ነው። ስለዚህም የተለያዩ እውቀቶችን የምናገኝበት ማለትም ልብ ወለዶችን ሊሆን ይችላል የተለያዩ አስተማሪ ነገሮችን መካሪ ነገሮችን የተለያዩ ስልጠናዎችን የምናገኝበት እንግዲህ መጽሐፍት ላይ ነው ማለት ነው። እንግዲህ የተለያዩ መጽሐፍቶች የተለያዩ መጽሐፍቶችን በመረዳት እንግዲህ የተለያዩ እውቀቶችን የምናገኝበት አንዱና ዋነኛው መንገድ ነው ማለት ነው። ስለዚህ የተለያዩ መጽሐፍትን ልናነብ እንችላለን። ለምሳሌ የሳይንስ መጽሐፍትን እናነባለን የሳይንስ መጽሐፍት ስለ ሳይንስ የሚናገሩ ስለ ሳይንስ የደረሰበትን ሁኔታ የሚናገሩ ስለ ሳይንስ እውቀት ማግኘቴ የምንፈልግ ከሆነ ስለ ሳይንስ ወይም ደግሞ ፍላጎት ካለ ማወቅ ስለዛ ነገር የተጻፈው ብዙ መጽሐፍት አለ ማለት ነው። እነዛን መጽሐፍት በማንበር እውቀታችን ማሳደግ እውቀታችን ማንበብ እንችላለን። ከዛ መልኩ ደግሞ ስለ ሃይማኖታዊ መጽሐፎች አሉ ስለ ሃይማኖት መጽሐፍት ማወቅ ከፈለግን ብዙ አይነት ሃይማኖቶች አሉ እነዛን ሃይማኖቶች እንግዲህ የራሳቸው መጽሐፍት አላቸው ያም መጽሐፍት እንግዲህ በማንበብ እንግዲህ ራሳችንን ልናምነው የምንችለውን ነገር እዛ ውስጥ ፈልገን ማግኘት እንችላለን ማለት ነው። ከዛም አልፎ ደግሞ የተለያዩ የትምህርት መጽሐፍቶች አሉ። እንግዲህ እንደ ተማሪዎች እንግዲህ የተለያዩ ትምህርቶችን ይማራሉ የሳይንስ ትምህርቶች ሊሆኑ ይችላሉ የተለያዩ ትምህርቶች ታሪካዊ ትምህርቶች ሊሆኑ ይችላሉ የተለያዩ ትምህርቶች አሉ እንግዲህ እነዛን ትምህርቶች እንግዲህ ሲማሩ የተለያዩ ቋንቋዎችን ሊሆን ይችላል ብዙ ትምህርቶች አሉ እነዛን ትምህርቶች ከመማር እንግዲህ መጽሐፍትም መኖር አለባቸው ማለት ነው። ስለዚህ መጽሐፍትን በማንበብ መጽሐፍትን በማጥናት እንግዲህ በተለያዩ እውቀቶችን ማግኘት ይቻላል ማለት ነው። ስለዚህ እነዛን ነገሮች እውቀቶችን ለመገብየት እውቀቶችን ለማግኘት እንግዲህ የተለያዩ መጽሐፍቶችን ማንበብ የተለያዩ መጽሐፍቶችን መረዳት ያስፈልጋል ማለት ነው። ስለዚህ እነዛን ነገሮች በማድረግ እነዛን ነገሮች በመረዳት የሰው ልጅ የተሻለ እውቀትን የተሻለ የተሻለ ነገርን ማግኘት ይችላል ማለት ነው። ስለዚህ እውቀትን ለመገብየት ስልጠና ውጪን ለመሰልጠን የተለያዩ ነገሮችን ለማግኘት እንግዲህ ሰዎች ልጅ መጻፍትን ማንበብ ያስፈልጋቸዋል። መጻሐፍትን መጽሐፍ ያስፈልጋቸዋል መጻሐፍትን እንግዲህ በመጽሐፍ ለትውልድ ትውልድ የተለያዩ ታሪኮችን የተለያዩ ቅርሶችን ማሳለፍ እንችላለን ማለት ነው። ስለዚህ እውቀቶችን ለማስተላለፍ ለልጆቻችን መቻል የተለያዩ ነገሮችን ለማስረዳት እንግዲህ መጽሐፍትን መጽሐፍ ያስፈልጋል መጽሐፍን ጽፈን እንግዲህ መሸጥም እንችላለን የተለያዩ ገቢዎችንም የምናገኝበት አንዱ መንገድ ነው ማለት ነው። እንግዲህ የራሳችንን ህይወታችንን ለማሸነፍ ህይወታችንን የተሻለ ቦታ ለማድረግ እንግዲህ ደራሲያን አሉ ደራሲያን

አንሺ ፀሀይ ፀሀይ እንግዲህ በጣም ተፈጥሮአዊ የሆነች ማለትም ፀሀይ እንግዲህ በምስራቅ ወጥታ በምዕራብ የምትገባ ፀሀይ ማለት እንግዲህ በሰማይ ላይ የምትታይ በጣም ብርሃን ያላት ሙቀት ያላት ለሰው ልጅ ፀሀይ እንግዲህ በጣም አስፈላጊ ነገር ነው። ለሰው ልጅ ፀሀይ በጣም አሪፍ ነገር ነው። ማለትም እንግዲህ ፀሀይ ከሌለሽ የሰው ልጅ ሊኖር አይችልም። ፀሀይ ከለለች የሰው ልጅ ሙቀትን የምሰጥ ማለትም የሰው ልጅ በብርድ እንዳይሞት በብርድ እንዳይሰቃይ እንግዲህ ሙቀትን ልትሰጠው የምትችል ፀሀይ ናት ማለት ነው። ስለዚህ ፀሀይን በጣም በቀን ብርሃንን የምታበራ በማታ የምትገባ ጨረቃና ከዋክብትን ታክታ የምትገባ እንግዲህ አንድ የተፈጥሮ እውደት ናት ማለት ነው። ስለዚህ ይቺ ፀሀይ የምትባለው ነገር እንግዲህ በምስራቅ ጠዋት ትወጣለች በምስራቅ ጠዋት ከወጣች በኋላ ቀኑን ሙሉ ስትሄድ ውላ ቀን ማላ ናት ላይ ትሆናለች። በዛን ጊዜ ከዛ በኋላ ስድስት ሰዓት እንደዛ ከሆነች ከዛ ደግሞ እየቀነሰች እዳ ደግሞ በምዕራብ ትገባለች ማለት ነው። ስለዚህ ጠዋት ወታ ማታ የምትገባ ሰአቷን የማታዘባ ሰአቷን የማታጓድል እንግዲህ እቺ ፀሀይ ትባላለች ማለት ነው። እንግዲህ ፀሀይ ብዙ ጥቅሞች አሏት። ፀሀይ እንግዲህ ብዙ ጥቅሞች አሏት ማለት ነው። ከነዛም ውስጥ እእንግዲህ የመጀመሪያው ጥቅም እንግዲህ ፀሀይ ምንድነው? ቢባል እንግዲህ ብርሃንን ትሰጣለች እንግዲህ ብርሃን ለሰው ልጆች አስፈላጊ ነው ብርሃን ለሰው ልጆች እጠቃሚ ነው። ብርሃን እንግዲህ ለሰው ልጆች በጣም ጥሩ ነገር ነው። ማለትም በቀን ስራን ለመስራት ስራን ለማከናወን ስራን ለመተግበር እንግዲህ ብርሃን ያስፈልጋል በብርሃን እንግዲህ መሄድ ያስፈልጋል ማለት ነው። ስለዚህ በብርሃን እንቅፋት እንዳይመታን በብርሃኑ የተለያዩ ጉዳቶች እንዳያገኘን እንግዲህ የፀሀይ ብርሃንን ታወጣልናለች ማለት ነው። ስለዚህ በዛ ብርሃን እየተመላለስን በዛ ብርሃን እየሄድን በዛ ብርሃን እየተጓዝን እንግዲህ የተለያዩ ጥቅሞችን የምናገኝበት የተለያዩ ነገሮችን የምናገኝበት እንግዲህ አንዱና ዋነኛው መንገድ ፀሀይን ናት ማለት ነው። እንግዲህ ፀሀይ ብዙ ትቅሞች አላት ከነዛ ውስጥ እንግዲህ አንደኛው ብርሃን መስጠት ነው። ለሰው ልጆች ብርሃንን መስጠት ለሰው ልጆች ከጨለማ የምታወጣ ሰዎችን ከጨለማ የምታወጣ ብርሃን ናት ማለት ነው። እንግዲህ የማጠፋ ብርሃን የማጠወልግ ብርሃን የማትቀር ብርሃን ናት ማለት ነው። ስለዚህ ለሰው ልጆች ብርሃንን የምሰጥ ለሰው ልጆች ብርሃን አስፈላጊ ነው። ያንን ብርሃን ለሰውልጆች ምትሰጥ እንግዲህ ፀሀይ ናት። ማነው ከዛ አልፎ ደግሞ ፀሀይ እንግዲህ ምን? ጥቅም አላት ቢባል እንግዲህ ፀሀይ ሙቀት አላት እንግዲህ የተለያዩ ሰዎች ሙቀትን ይፈልጋሉ የሰው ልጆች እንግዲህ ብርድ ይበርዳቸዋል የተለያዩ ዝናብ ሲዘንብ ሊሆን ይችላል የተለያየ ጊዜ በርድ ይሆናል በዛን ጊዜ እንግዲህ ሙቀት ያስፈልጋቸዋል ማለት ነው። ለሰው ልጆች ሙቀትን የሚሰጥ ለሰው ልጆች ሙቀትን የምትለግስ እንግዲህ ፀሀይ ናት ማለት ነው። እንግዲህ የሰው ልጆች ብርድ መቋቋም አይችሉም ስለዚህ ፀሀይ ያስፈልጋታል ማለት ነው። ስለዚህ ፀሀይ እሙቀትን በመስጠት ሙቀትን ለዛው ልጆች በመስጠት እንግዲህ ታገለግላለች ማለት ነው። ስለዚህ ፀሀይ ሁለተኛ ጥቅሟ ሙቀትን መስጠት ወይም ደግሞ ለሰው እዚህ ሙቀትን መለገስ ነው ማለት ነው። ከዛ በተጨማሪ እንግዲህ ፀሀይ ደግሞ ሌላ ጥቅም ይኖራታል ማለት ነው። እንግዲህ ፀሀይ ምንድነው? ሌላ ጥቅማ ቢባል እንግዲህ ፀሀይ እንግዲህ የተለያየ ጥቅም አላት ከነዛም ውስጥ እንግዲህ የመጀመሪያው የተለያዩ አዝህርትን ለማብሰል ወይም ደሞ የተለያዩ አትክልት ለማብቀል እፅዋትን ለማብቀል ትጠቅማለች ማለት ነው። እንግዲህ ፀሀይ ከለለች እፅዋት አይበቅሉም ጸሐፊ ከሌለች እንስሳት አያድጉም ፀሀይ ከሌለች የተለያዩ መሳሮችም ሆነ እጽዋት አትክልት ዛፎች ሊበቅሉ አይችሉም ማለት ነው። ስለዚህ እነሱ መግባታቸውን የሚያዘጋጁት እነሱ መግባታቸውን ሚያዘጋጁት በፀሀይ ብርሃን አማካኝነት ነው። እንጂ እፅዋት ና አትክልት እንግዲህ ምግባቸውን ሊያዘጋጁ የሚችሉት ሊያብቡ የሚችሉት ሊያፈሩ የሚችሉት እንግዲህ በፀሀይ አማካኝነት ነው ማለት ነው። ምክንያቱም መግባቸውን የሚያዘጋጁት በፀሀይ አማካኝነት ስለሆነ ስለዚህ ፀሀይ ከሌለ እነሱም የሉም ማለት ነው። ስለዚህ ፀሀይ ካለ የሰው ልጆች በህይወትህ ሊኖሩ ይችላሉ ማለት ነው። እንግዲህ እጽዋት ከሌሉ የሰው ልጆች በህይወት መኖር አይችሉም። ስለዚህ ለመተንፈስ እንግዲህ እጽዋት ያስፈልጋቸዋል ማለት ነው። እንግዲህ ያንን ለማግኘት ደግሞ ምግብ ለመናገር እጽዋት ያስፈልጓቸዋል ያንን ነገር ለማግኘት ደግሞ ፀሀይ መኖር አለባት ማለት ነው። ስለዚህ ፀሀይ አዝርትን አትክልትን እጽዋትን ለማሳደግ የምትጠቀም ለማቆየት የሚጠቀም እንግዲህ አንዷና ዋነኛዋ አ ናት ማለት ነው። ስለዚህ ፀሀይ ከሌለች የሰው ልጆች ሊኖሩ አይችሉም ማለት ነው። ስለዚህ ፀሀይ በጣም አስፈላጊ ለህይወታችን ሆነ ለሁሉ ነገራችን በጣም አስፈላጊ ናት ማለት ነው። ስለዚህ ፀሀይ ብዙ ጥቅሞች አሏት ፀሀይ ብዙ ሂደቶችን ትሄዳለች ማለት ነው። ስለዚህ ፀሀይን በምጠቀም ብዙ ነገሮችን እንጠቀማለን። ማለት ከዛም ባልፎ እንግዲህ ፀሀይን አንድ አንድ ጊዜ ስድስት ሰዓት ሰባት ሰዓት አካባቢ ፀሀይ ወዳለበት ባንወጣ መልካም ነው ማለት ነው። ምክንያቱም ፀሀይ በጣም ሀይለኛ የምትሆነው ፀሀይ በጣም ሞቃታማ የምትሆነው በዛን ጊዜ ስለሆነ ከፀሀይ በሽታዎች እንዳይዙን የራስ ምታት እንዳይዘን ፀሀይ ሲመታን።

መረጃ ማለት እንግዲህ የተለያዩ ትምህርቶችን ልንማር እንችላለን የተለያዩ እንግዲህ መረጃ ማለት የተለያዩ በተለያየ ጊዜ እንግዲህ የተለያዩ ነገሮችን የምንሰበስብበት የልደት መረጃ ሊሆን ይችላል፣ የሰርግ መረጃ ሊሆን ይችላል የተለያዩ መረጃዎች አሉ እንግዲህ እነዛ መረጃዎች እንግዲህ ለተለያዩ ነገሮች የሚያስፈልጉ ነገሮች ናቸው ማለት ነው እንግዲህ። በተለያየ ጊዜ መረጃ ያስፈልገናል። በተለያየ ጊዜ መረጃ ያስፈልገናል። እነዛን መረጃዎች እንግዲህ ሰብስበን ልንጠቀምባቸው የሚገቡ ነገሮች ናቸው ማለት ነው። ስለዚህ እነዛን መረጃዎች በመጠቀም እነዛን መረጃዎች በመጠቀም እንግዲህ ብዙ ጥቅሞችን ልናገኝ የምንችልበት አንዱ እና ዋነኛው መንገድ ነው ማለት ነው። ስለዚህ የተለያየ መረጃ ሊኖረን ይችላል። የተለያየ መረጃ ልናገኝ እንችላለን። ከነዛም ውስጥ እንግዲህ የመጀመሪያው መረጃ ሊሆን ይችላል። የሰው ልጆዎች እንግዲህ በህይወት ዘመናቸው ማለትም በህይወት ጊዜያቸው እንግዲህ የተለያዩ ትምህርቶችን ይማራሉ። የተለያዩ ውጣ ውረዶችን ይወርዳሉ ማለት ነው። እንግዲህ በዛን ጊዜ የተለያዩ ሰዎች የተለያዩ በተለያየ ጊዜ እንግዲህ የተለያየ ትምህርትን ይማራሉ። እነዛን ትምህርቶች በሚማሩበት ጊዜ እንግዲህ የተለያዩ መረጃዎችን ያገኛሉ ማለት ነው። ማለትም የተለያየ መረጃ ሲባል እንግዲህ ምንድነው ቢባል የተለያዩ መረጃዎች ማለት እንግዲህ የመጀመሪያው መረጃ ሊሆን የሚችለው እንግዲህ የስምንተኛ ክላስ ወይም ደግሞ የሚማሩበት የትምህርት ውጤታቸው ነው ማለት ነው። እንግዲህ መጀመሪያ እንግዲህ ስምንተኛ ክፍል የሚኒስትሪ ይፈተናሉ ያ የዛ ውጤት አለ። ከዛም አልፎ ማትሪክ አለ ያንን ይፈተናሉ። ከዛ ደግሞ ወደ ዩኒቨርሲቲ መግቢያ ፈተና አለ ያንን ደግሞ ይፈተናሉ ማለት ነው። ስለዚህ እነዛ ፈተናዎች ያመጧቸው ውጤቶች በእነዛ ፈተናዎች ያመጧቸው ውጤቶች እንግዲህ መረጃ ተብሎ ይያዛሉ ማለት ነው። ስለዚህ እነዛን ውጤቶች በመያዝ እነዛን ውጤቶች በመያዝ እንግዲህ ዩኒቨርሲቲም ተምረውባቸው የወጡትን መረጃዎች የትምህርት ውጤቶችን በመያዝ እነዛን እንግዲህ በመያዝ ወደ ስራ ሄደው ሊቀጠሩ ይችላሉ ማለት ነው። ስለዚህ የሰው ልጅ ስራን ለማግኘት የሚጠቀምባቸው ወይም ደግሞ ስራን ለመስራት የሚጠቀምባቸው ስራ ቦታ ሊጠየቁ የሚችሉ ነገሮች ናቸው ማለት ነው። ስለዚህ እነዛን ነገሮች በመያዝ እነዛን ነገሮችን በመሰብሰብ እንግዲህ የተለያዩ ሰዎች የተለያዩ በተለያየ ሁኔታ እንግዲህ ትምህርት መረጃዎችን በመሰብሰብ ትምህርት መረጃዎችን በመያዝ ሊጠቀሙባቸው የሚችሉ ነገሮች ናቸው ማለት ነው። ስለዚህ የትምህርት መረጃዎች በጣም አስፈላጊዎች ናቸው። የትምህርት መረጃዎች በጣም ጥሩዎች ናቸው ማለት ነው። ስለዚህ እነዛን ነገሮች በመጠቀም እነዛን ነገሮች በመያዝ እነዛን ነገሮችን በመሰብሰብ እንግዲህ የተለያዩ የትምህርት ደረጃዎችን ወይም ደግሞ የስራ እድሎችን ልናገኝበት እንችላለን ማለት ነው። ማለትም የተለያየ የስራ እድል ሊኖር ይችላል የተለያየ የስራ አጋጣሚ ሊኖር ይችላል። እነዛ እንግዲህ የስራ ልምድ ሊጠይቁ ይችላሉ ያም መረጃ ያስፈልገናል የተወሰነ ሰዓት የተወሰነ ጊዜ በስራ አሳልፈን ከሆነ ወይም ደግሞ ሁለት አመት ሊሆን ይችላል አንድ አመት በስራ ያሳለፍንበት ጊዜ ካለ በስራ የተወሰነ ስራ ሰርተን ከሆነ የዛን የስራ ልምድ ልንይዝ ይገባል ማለት ነው። እንግዲህ የሰው ልጅ ስራ ሊሰራ ይገባል ስራ ለመስራት ደግሞ የተለያዩ መረጃዎችን ማቅረብ አለበት የተማረበትን መረጃ ሊሆን ይችላል ከዚህ በፊት የሰራበትን የስራ የስራ ልምድ ሊሆን ይችላል ወይም ደግሞ የተለያዩ ነገሮችን እንግዲህ ሊይዝ ይችላል። ማለት ነው ስለዚህ እነዛን በመያዝ እነዛን በመተግበር እንግዲህ የሰው ልጅ የተሻለ እውቀትን ሊያገኝ የሚችልበት መንገድ አለ ማለት ነው። ስለዚህ ያንን በመያዝ ያንን በመሰብሰብ ያንን በመሰብሰብ እንግዲህ የተለያዩ እውቀቶችን ሊገበይ ይችላል ማለት ነው። ስለዚህ የሰው ልጅ ስራ መስራት አለበት የሰው ልጅ ስራን ሲሰራ ደግሞ የተለያዩ የስራ ልምዶችን ይሰጣል ያንን የስራ ልምድ እንግዲህ በመሰብሰብ ያንን የስራ ልምድ በመያዝ ወደ ስራ ቦታ በመሄድ ሊቀጠር ይችላል ማለት ነው። ከዛም አልፎ እንግዲህ ስራ መረጃዎች እንግዲህ በስራ ጊዜ ወጪዎችን ገቢዎችን ልናሰላባቸው የምንችላቸው እንግዲህ አንድ ነገር ናቸው ማለት ነው። ስለዚህ የተለያዩ ወጪዎችን ልናሰላባቸው የምንችላቸው የተለያዩ ወጪዎችን ልናወጣ ልናወርድባቸው የምንችላቸው አንድ መንገድ ናቸው ማለት ነው። ስለዚህ የተለያዩ ወጪዎችን የምናሰላበት የተለያዩ ወጪዎችን የምን የምንገበይበት ወይ ማለትም የተለያየ ወጪዎችን ልናሰላበት የምንችል እንግዲህ አንዱ እና ዋነኛው መንገድ ምንድነው ቢባል እንግዲህ የተለያዩ ስራዎችም በመስራት ወይም ደግሞ ወጪ እና ገቢአችን ትርፋችን ምን ያህል እንደሆነ ትርፋችን ስንት እንደሆነ ትርፋችን ምን ያህል እንደሆነ ኪሳራችን ምን ያህል ሊሆን እንደሚችል የተለያዩ ነገሮችን የምናሰላበት ያ ወረቀት እንግዲህ መረጃ ይባረር ማለት ነው። ስለዚህ የተለያዩ መረጃዎች ሊኖሩ ይችላሉ በህይወት ዘመናችን ስንኖር እንግዲህ የጋብቻ መረጃ ሊኖር ይችላል፣ የትምህርት ሊኖር ይችላል የተለያዩ የስራ መረጃዎች ሊኖሩ ይችላሉ ማለት ነው። ስለዚህ መረጃ ብዙ ነገሮችን የያዘ መረጃ ብዙ ነገሮችን የያዘ ቃል ነው ማለት ነው። ስለዚህ ይሄን ቃል በብዙ መንገድ ልንጠቀምበት የምንችል ቃል ነው።

እሺ ማስታወቂያ ማለት ደግሞ የተለያዩ ነገሮችን የምናስተዋውቅበት ወይም ደግሞ የተለያዩ ድርጅቶችን ሊሆን ይችላል። የተለያዩ ምርቶችን ሊሆን ይችላል። የተለያዩ ልብሶችን፣ የተለያዩ ጫማዎችን፣ የተለያዩ ነገሮችን እንግዲህ ልናስተዋውቅበት የምንችለው ለሰው ልናሳውቅበት የምንችል እንግዲህ አንዱና ዋነኛው መንገድ እንግዲህ ማስታወቂያን በመስራት ነው ማለት ነው። ስለዚህ የሰው ልጆች እንግዲህ ምርታቸውን ለማሳወቅ የተለያዩ አገልግሎታቸውን ለማሳወቅ የተለያዩ ምርታቸው ወይም ደግሞ የሚሸጡትን ነገር የሚሸጡትን ነገር እንግዲህ በማስታወቂያ እንግዲህ የተለያዩ ነገሮችን ማለትም እነሱ በደንብ እንዲሸጥላቸው በደንብ በሰው ዘንድ እንዲታወቅላቸው ሲፈልጉ እንግዲህ የተለያዩ ማስታወቂያዎችን ይሰራሉ ወይም ደግሞ ያሰራሉ ማለት ነው። ስለዚህ የተለያዩ ማስታወቂያዎችን በማሰራት የተለያዩ ማስታወቂያዎችን በመስራት እንግዲህ የተለያዩ ነገሮችን ማግኘት ይቻላል ማለት ነው ስለዚህ የተለያዩ ገቢዎችን ማለትም ደግሞ ደንበኞችን ለማግኘት የተለያዩ ደንበኞችን ሲያገኙ ገቢዎችን ያገኛሉ፤ ገቢዎችን ሲያገኙ የተሻለ ትርፍን ያገኛሉ ማለት ነው። ስለዚህ የተሻለ ትርፍን ለማየት የተሻለ ተጨማሪ የህይወት ገንዘብን ወይም ደግሞ ህይወታቸውን የሚመሩበትን ገንዘብ ለማግኘት እንግዲህ የሰው ልጆች የተሻ የተለያዩ የተለያዩ ማስታወቂያዎችን በማሰራት ምርታቸውን እንዲታወቅላቸው አገልግሎታቸውን ይታወቅላቸው ያደርጋሉ ማለት ነው። እንግዲህ የሳሙና ለምሳሌ የሳሙና ፋብሪካዎች ሊሆኑ ይችላሉ። እነዛ ፋብሪካዎች እንግዲህ የተለያዩ ማስታወቂያዎችን ሳሙናው አሪፍ መሆኑን የሚገልጽ ሳሙናው በጣም የሚቆይና አረፋያው በደንብ የሚበጣ የሚወጣለት መሆኑን የሚገጽ በደንብ የሚያጣራ መሆኑን የሚገልጽ እንግዲህ የተለያዩ ማስታወቂያዎችን ሰርተው ከሌሎች የተሻሉበትን መንገድ የሚያሳዩበት እንግዲህ አንዱ መንገድ ማለት ነው። ስለዚህ ያንን በሚያዩበት ጊዜ እንግዲህ ሰዎች ያንን በሚሰሙበት ጊዜ ሰዎች እንግዲህ ያንን ሳሙና የመግዛት ፍላጎታቸው እንዲጨምር ያንን ሳሙና የመግዛት ፍላጎታቸው እንዲጨምር ያደርጋቸዋል ማለት ነው። ስለዚህ ማስታወቂያቸውን ማስታወቂያን በስራት የተለያዩ ምርቶችን በደንብ ለመሸጥ ወይም ደግሞ በሰው ዘንድ ታዋቂ ለማድረግ እንግዲህ ይሞክራሉ ማለት ነው። ስለዚህም በሰው ዘንድ ያ ምርት ታዋቂ ከሆነ በሰው ዘንድ ያ ምርት በደንብ የሚታወቅ ከሆነ እንግዲህ ምርቶቹን ሰዎች ይገዛሉ ማለት ነው። እንግዲህ ያን ምርት በሚገዙበት ሰዓት የተለያየው የተለያዩ ጥቅሞችን እነዛ ድርጅቶች ያገኛሉ ማለት ነው። አንደኛ በብዛት ይሸጥላቸዋል፤ ሁለተኛ የተለዩ ድርጅቶች ከእነሱ መረከብ ይችላሉ። ከዛም አልፎ ደግሞ የተለያዩ ትርፎችን የሚያገኙበት እንግዲህ ዋናኛ ጥቅማቸው ነው ማለት ነው። ስለዚህ ማስታወቂያችን በመስራት ብዙ ጥቅሞችን ያገኙበታል ማለት ነው። እንደዚሁም ደግሞ ማስታወቂያ የሚሰሩ ሰዎች ብዙ ጥቅም ያገኙበታል። ማለትም ማስታወቂያዎችን በመስራት የተለያዩ የአገልግሎት ማስታወቂያችን ሊሆን ይችላል የምርት የምርት ማስታወቂያዎችን እንግዲህ በመስራት እንግዲህ እነዛ ሰዎች የተለያየው ጥቅማችንን ማግኘት ይችላሉ። ማለትም ከፍያ አላቸው ማለት ነው። ስለዚህ በክፍያ ነው ያማስታወቂያ የሚሰሩት። የተለያዩ ክፍያዎች አሏቸው። እንግዲህ በሰአት ሊሆን ይችላል ወይም ደግሞ በደቂቃ ሊከፈላቸው ይችላል ማለት ነው። ስለዚህ ያን በደቂቃ የሚከፈላቸውን ገንዘብ ብዙ ነው የሚሆነው። ማለትም በትንሽ ደቂቃ ውስጥ ነው ሰርተው የሚጨርሱት ያንን እንግዲህ በመቀበል ህይወታቸውን ሊማሩበት የሚችሉ እየተለያዩ ነገሮችም ያስፈልጓቸውን ነገሮች ለመግዛት የሚጠቀሙበት እንግዲህ አንዱና ዋናው መንገድ ነው ማለት ነው። ስለዚህ የተለያዩ ነገሮችን በማስተዋወቅ የተለያዩ ነገሮችን በማስተዋወቅ እንግዲህ የተለያዩ ገቢዎችን ማግኘት የሚችሉበት ወይም ደግሞ የተለያዩ ነገሮችን ማግኘት የሚችሉበት አንዱና ዋናኛው መንገድ እንግዲህ የማስታወቂያ በመስራት ማስታወቂያ ለሰዎች በማስተዋወቅ ማስታወቂያን በማድረግ እንግዲህ የተለያዩ ነገሮችን ማስታወቅ ይችላሉ ማለት ነው። ስለዚህ ማስታወቂያዎችን የሚያገለግሉ ምርትን ለማስተዋወቅ አገልግሎትን ለማስተዋወቅ እንግዲህ ሃኪም ቤት ሊሆን ይችላል፤ ሃኪም ቤት የጥርስ ሃኪም ቤት ሊሆን ይችላል። እንግዲህ ጥርሳቸውን ነጭ የሚያደርግ ጥርሳቸውን እንዳይሸረሽር የሚያደርግ ጥርሳችንን በጣም የሚጠብቅ ብሎ እንግዲህ ሊያስተዋውቅ ይችላል ማለት ነው። ስለዚህ ያንን የሚያደርግ ድርጅት ሰዎች ዘንድ ተቀባይነት ሊኖረው ይችላል፤ ወይም ደግሞ በሰዎች ዘንድ ተወዳጅ ሊሆን ይችላል ማለት ነው። ስለዚህ ሰዎች እንዲወዱ ሰዎች በሰዎች ዘንድ መልካም እኝታ እንዲያገኝ በሰዎች ዘንድ ጥሩ እይታ እንዲያገኝ ማለትም በሰዎች ዘንድ ተቀባይነት እንዲያገኝ የተለያዩ ሰዎች በታዋቂ ሰዎች ሊሆን ይችላል በተለያዩ በፊርም ሰራዮች ሊሆን ይችላል እንግዲህ በማህበረሰቡ ዘንድ በደንብ ይታወቃሉ ተብሎ በሚታሰቡ ሰዎች አራዓያ በሆኑ ሰዎች በነዛ ሰዎች እንግዲህ ማስታወቂያዎችን ሰርተው ለምርታቸውን የመሸጥ ወይም ደግሞ የማስተዋወቅ እቅድን ያወጣሉ ማለት ነው። ስለዚህ ለነዛ ሰዎች በጣም ብዙ ገንዘብን ከፍለው ነው የሚያሰሩት። ለነዛ ሰዎች ብዙ ገንዘብን ከፍለው ብዙ ወጪዎችን አድርገው እንግዲህ ያን ማስታወቂያ አሰርተው ለሰዎች በሚዲያ ሊሆን ይችላል በተለያዩ ነገሮች ያስራጫሉ ማለት ነው። ስለዚህ ያንን ማስታወቂያ መስራታቸው ጥቅሙ ምንድነው? ቢባል የተለያዩ ምርቶችን በብዛት ለመሸጥ የተለያዩ ትርፎችን ለማግኘት ስለሚጠቀሙበት ነው ማለት ነው። ስለዚህ እነዛ እንደ ነገሮች ለማድረግ ይጠቀሙታል በሚል

ፍራፍሬ ፍራፍሬ እንግዲህ ማለት ብዙ ነገሮችን የያዘ ነገር ነው። ፍራፍሬ ማለት ምን ማለት ነው? ፍራፍሬ ከየት ይገኛል? ፍራፍሬ ለምን ይጠቅማል? የሚሉትን እንግዲህ በዚርው አያይዘን ለማየት እንሞክራለን። እንግዲህ ፍራፍሬ ማለት እንግዲህ የተለያዩ ጥቅሞችን የምናገኝበት የተለያዩ ሀሳቦችን የምንይዝበት እንግዲህ አንዱ ቃል ነው ማለት ነው። ስለዚህ ፍራፍሬ ማለት እንግዲህ የተለያዩ ነገሮችን የምናገኝበት የተለያዩ ጥቅሞችን የምናገኝበት አንድ ቃል ነው ከእነዚህም ውስጥ እንግዲህ ፍራፍሬ የሚገኘው የት ነው ብንል? ፍራፍሬን እንግዲህ የምናገኘው ዛፎች ላይ ሊሆን ይችላል። የተለያዩ አትክልቶች ወይም ደግሞ እጽዋት ላይ እንግዲህ ፍራፍሬዎችን ልናገኝ እንችላለን ማለት ነው። እንግዲህ ፍራፍሬዎች ብዙ አይነት ናቸው። ፍራፍሬ ብዙ አይነት ፍራፍሬዎች አሉ ማለት ነው። እነዛ ውስጥ እንግዲህ ማንጎ አለ። ፓፓያ አለ። አቮካዶ ሙዛ አለ የተለያዩ ነገሮችን ግራ ፍራፍሬ ሊበሉ ይችላሉ ማለት ነው። ስለዚህ እነዛን ፍራፍሬዎች በንጠቀምባቸው በጣም ጤነኛ ሊያደርጉን የሚችሉ በጣም ለህይወታችን ጠቃሚ የሆኑ ለህይወታችን አስፈላጊ የሆኑ ለህይወታችን በጣም ጥሩ ጥቅምን የሚሰጥ ናቸው ማለት ነው። ስለዚህ እነዛን ፍራፍሬጅ ልንመገባቸው እንችላለን እነዛን ፍራፍሬዋች ልንሸጣቸው እንችላለን ማለት ነው። የተለያዩ ጥቅሞችን ይሰጡናል ማለት ነው። ስለዚህ ፍራፍሬዎችን የምናገኛቸው ከምንድነው? በመጀመሪያ ብንል እንግዲህ ፍራፍሬዎችን የምናገኛቸው ከተለያዩ ዛፎች ላይ ወይም ደግሞ ከተለያዩ እጽዋት ላይ ነው ማለት ነው። እንግዲህ እነዛን ከዛፎች ላይ የተለያዩ ዛፎችን በመትከል የተለያዩ ዛፎችን በመኮትኮት እና በማሳደግ እንግዲህ በማብዛት እንግዲህ በመትከል ፍራፍሬዎችን ማግኘት እንችላለን ማለት ነው። እንግዲህ ፍራፍሬዎችን ለማግኘት ስናስብ ዛፎችን መትከል አለብን። ዛፎችን የምንተክል ከሆነ እነዛን ተንከባክበን አሳድገን እንግዲህ ፍራፍሬዎችን መጠቀም እንችላለን ማለት ነው። ስለዚህ ፍራፍሬዎቼን በዛ መልኩ ልንጠቀምባቸው የምንችል እንግዲህ አንድ ነገር ናቸው ማለት ነው። ስለዚህ ፍራፍሬዎች ብዙ ጥቅም አላቸው። ከእነዛም ውስጥ እንግዲህ ምንድነው ጥቅማቸው የሚለውን ስናይ እንግዲህ የመጀመሪያው ጥቅም ሊሆን የሚችለው እንግዲህ ፍራፍሬዎች ጥቅም ምንድነው የሚለውን ስናይ? ፍራፍሬዎች ጥቅም እንግዲህ የመጀመሪያው ጥቅማቸውን ለምግብነት ነው። የሚጠቅሙት እንግዲህ የተለያዩ ፍራፍሬዎች እንግዲህ ለምግብነት ይውላሉ። ማለትም ፓፓየን ስናይ ሙዝን ስናይ የተለያዩ አናናስም ሊሆን ይችላል። የተለያዩ ፍራፍሬዎች አሉ በሀገራችን ኢትዮጵያ ብዙ አይነት ፍራፍሬዎች አሉ። እነዛን ፍራፍሬዎች እንግዲህ ስንጠቀም አንደኛ ለምግብነት ነው የምንጠቀማቸው ማለት ነው። ስለዚህ የተለያዩ ምግብ ሲርበን ሊሆን ይችላል የተለያዩ ነገሮች ሲያምረን ሊሆነ የተለያየ በተለያየ ጊዜ እንግዲህ ለምግብነት እንጠቀማቸዋለን ማለት ነው። እንግዲህ እነዛን ፍራፍሬዎች እንደ ጁስ አድርገን ወይም ደግሞ ፈጭተን እንደ ጁስ ወይም ደግሞ ልንጠጣቸው የምንችላቸው ከዛም አልፎ ደግሞ በምግብነትና ደረጃ ልንመግባቸው የምንችላቸው እንግዲህ የምግብ አይነቶች ናቸው ማለት ነው። ስለዚህ እነዛን ምግቦች በመመገብ እነዛን ነገሮች በማድረግ እንግዲህ የተለያዩ ጥቅሞችን ልናገኝባቸው እንችላለን ማለት ነው። ከነዛም ውስጥ እንግዲህ የተለያዩ ንጥረ ነገሮች በውስጣቸው አለ ሀይል ሰጪ አሉ። ቁመት አሳድጊያለሁ በጣም ውፍረትን ለመቀነስ የሚረዱ ለመጨመርም የሚረዱ የተለያዩ በቃ እንደ ፍላጎታችን ሊሆኑ የሚችሉ እንግዲህ የምግብ አይነቶች ናቸው ማለት ነው። ስለዚህ እነዛን ፍራፍሬዎች የምንመገብ ከሆነ ጤነኛ እንሆናለን። እነዛን ፍራፍሬዎች የምንመገብ ከሆነ በሽታ ራሳችንን መከራከር እንችላለን ማለት ነው። እንግዲህ ቃሪያን ብንመገብ የተለያየው አትክልትም ብንመገብ እንግዲህ በሽታ ሊያጥቃናችንም ማለት ነው። እንግዲህ ራሳቸው በሽታ ተከላካይ ስለሆኑ ራሳቸው በሽታ ተቆጣጣሪ ስለሆኑ እንግዲህ እነዚህ አትከልት ራሳችንን ልንጠብቅባቸው የምንችላቸው ወይም ደግሞ ከበሽታ ልንከራከርባቸው ራሳችንን እናድንባቸው የምንችላቸው እንግዲህ አሪፍ እና በወሳኝ ምግቦች ናቸው ማለት ነው። ስለዚህ እነዚህ ምግቦች በመመገብ እነዚህን ምግቦች በማዘጋጀት እንግዲህ የተለያዩ ጥቅሞችን ልናገኝባቸው እንችላለን ማለት ነው። ስለዚህ እነዛን ነገሮች ለማግኘት እነዛን ነገሮች ለማወቅ እንግዲህ ፍራፍሬዎችን መብላት ፍራፍሬዎችን መጠቀም እንግዲህ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ፍራፍሬዎችን በመምረጥ ፍራፍሬዎችን በመጠቀም የተለያዩ ጥቅሞችን የምናገኝባቸው ናቸው ማለት ነው። ስለዚህ ፍራፍሬዎች በጣም ጣፋጭና በጣም ደስ የሚበሏቸው ደስ የሚሉ ብሉኝ ብሉኝ የሚሉ በብዛት እንግዲህ በሀገራችን በደቡብ ክፍል የሚገኙ ናቸው ማለት ነው። ስለዚህ እነዚህን ነገሮች ፍራፍሬዎችን በመመገብ ፍራፍሬዎችን በመብላት ፍራፍሬዎችን በመጠቀም እንግዲህ ብዙ ጥቅማችን ልናገኝባቸው የምንችላቸው ናቸው ማለት ነው። ስለዚህ እነዛን ፍራፍሬዎች ልንጠቀምባቸው ይገባል የሚል ሀሳብ አለኝ። ከዛ በተጨማሪ እንግዲህ ፍራፍሬዎች እንግዲህ ለምን ይጠቅማሉ? በንል እንግዲህ ፍራፍሬዎችን አምርተን ሊሆን ይችላል ፍራፍሬዎችን ለቅመን ልንሸጣቸው እንችላለን ማለት ነው። እንግዲህ የተለያዩ ፍራፍሬዎች አሉ እንግዲህ ውድ የሆኑ ፍራፍሬዎች አሉ። ከዛም አልፎ ደግሞ በብዛት የሚገኙ ፍራፍሬዎች አሉ። እንግዲህ እንደ አናናስ እንደ ፓፓዬ የተለያዩ ነገሮችን አቡካዱ ብናይ እንግዲህ በጣም ጥቅም ያላቸው በጣም ደግሞ ውድ ናቸው ማለት ነው። እንግዲህ እነዚህን ፍራፍሬዎች በመሸጥ እነዚህን ፍራፍሬዎች እየለቀሙ በመሸጥ ልንተዳደርባቸው የምንችላቸው የገቢ ምንጭ ሊሆኑ የሚችሉ ናቸው ማለት ነው። ስለዚህ እነዚህን ፍራፍሬዎች በመሸጥ የተለያዩ ገንዘቦችን ማግኘት የምንችልባቸው የተለያዩ ገቢዎችን ማግኘት መስራት የምንችልባቸው ህይወታችንን ልንቀይርባቸው የምንችላቸው እንግዲህ እነዚህ

ፍየል ፍየል እንግዲህ የቤት እንስሳ ስትሆን ፍየል። ብዙ ጥቅሞች አሏት ፍየል እንግዲህ የቤት እንስሳናት ማለትም ፍየል እንደ በጎች አይነት የሆነች ነገር ግን ጭረዋ ወደ ላይ የሆነ ቀንድ ያላት በጣም ፈጣን ከሆነ የሆነች ከበጎች አንፃር ስትታይ በጣም ፈጣን የሆነች ማለትም ቅጥል የምትመገብ በጫካ በገደል መሄድ የምትወድ በበረሃ መኖር የምትወድ እናት ማለት ነው። እንግዲህ ዝናብ ሲመታት የማትወድ በጽሃይ፟ ሙቀትን የምትወድ ያቺ እንግዲህ እንስሳ ፍየል ትባላለች ማለት ነው። እንግዲህ ፍየል የቤት እንስሳናት ፍየል የቤት እንስሳናት ፍየል እንግዲህ በብዙ መንገድ ትጠቅማለች ማለት ነው። እንግዲህ የፍየል ፍየል እንግዲህ በጣም ፈጣን ናት ፍየል እንግዲህ ብዙ ጥቅሞች አሏት ከነዛም ውስጥ እንግዲህ የፍየል ስጋ እንግዲህ በጣም ጣፋጭ በጣም ተወዳጅ እንግዲህ በማህበረሰቡ ዘንድ በጣም ተወዳጅ የሆነ የፍየል ስጋ ነው ማለት ነው። ስለዚህ ፍየል ብዙ ጥቅሞች አሏት ማለት ነው ከነዛ ውስጥ እንግዲህ የመጀመሪያው ጥቅሟ ምንድነው? ቢባል እንግዲህ ፍየል ለሰው ልጆች እንግዲህ በጣም ጣፋጭ እና በጣም ተወዳጅ የሆነች ማለትም በሰው ልጆች በጣም ስጋዋ ለምግብነት የሚውል በጣም ጣፋጭ የሆነች የምግብ አይነት ናት ማለት ነው። ስለዚህ ፍየልን እንግዲህ በማርባት ፍየልን በማድለብ ፍየልን በመንከባከብ እንግዲህ ለመግብነት እንጠቀማት እንኳን ልና ልናውላት የምንችል እንግዲህ የእንስሳ አይነት ማለት ነው። እንግዲህ ፍየል ለማዳ እንስሳ ናት ፍየል እንግዲህ ለማዳ እንስሳ ወይም ደግሞ የቤት እንስሳ በመባል ትታወቃለች እንግዲህ ይቺ እንስሳ ለብዙ ነገር ትጠቅማለች ማለት ነው። ከነዛም ውስጥ እንግዲህ ለምን ተጠቅማለች ምንድነው? ጥቅሟ ቢባል እንግዲህ የፍየል ዋናኛ ጥቅሟ እንግዲህ የመጀመሪያው ጥቅሟ ምንድነው ቢባል ለምግብነት ነው። የምትውለው እንግዲህ ፍየል ለተለያዬ የምግብነት ትላለች ማለት ነው። እንግዲህ የፍየል ስጋ በማህበረሰቡ ዘንድ ወይም ደግሞ በሀገራችን ዘንድ በጣም ተወዳጅና በመስቀል ዘንድ ወይም ደግሞ በተለያዩ በዓላት ጊዜ እየታረደች ልትበላ የምትችል እንግዲህ የስጋ አይነት ያላት ናት ማለት ነው። ስለዚህ የፍየል ስጋ መድሃኒት ነው የፍየው ስጋ በጣም ጣፋጭ ነው። የፍየው ስጋ በጣም ተወዳጅ ነው ማለት ነው። ስለዚህ ያን ስጋ በመመገብ ያን ስጋ በመብላት ያን ስጋ በመጠቀም እንግዲህ የተለያዩ ጥቅሞችን ልናገኝበት የምንችል የተለያዩ ነገሮችን ልናገኝበት የምንችል እንግዲህ የስጋ አይነት እናት ማለት ነው። ስለዚህ ፍየልን በመመገብ ፍየልን በመብላት ፍየልን በመጠቀም እንግዲህ የተለያዩ ጥቅሞችን የምናገኝበት የተለያዩ ነገሮችን የምናገኝበት እንግዲህ የፍየል አይነት ማለት ነው። ስለዚህ ፍየል በጣም ጠቃሚና ተወዳጅ ናት ማለት ነው። ስለዚህም ያችን ነገር በማድረግ ያችን ነገር በመብላት እንግዲህ ብዙ ጥቅሞችን የምናገኝባት ብዙ ጥቅሞችን ልናደርግበት የምንችል እንግዲህ የፍየል አይናት ወይም ደግሞ የፍየል ናት ማለት ነው። ስለዚህ ፍየል እንግዲህ በጣም ስጋዋ ጣፋጭ ለመዳኒትነት የሚሆን ከምግብነትም አልፎ ለመድኃኒትነት የሚሆን እንግዲህ የፍየል ስጋ ነው ማለት ነው። እንግዲህ የፈየል ስጋ በጣም ጣፋጭና ተወዳጅ ነው ማለት ነው። ስለዚህ ያንን በመመገብ ያንን በመመገብ የተለያዩ ጤናችንን እልጠብቅበት የምንችል የተለያዩ ህይወታችንን ለጊዜውም ሆነ ለወደፊት ለማቆይት የምንጠቀምበት ነው ማለት ነው። ስለዚህም ብዙ ጥቅም አለው ከነዛም ውስጥ እንግዲህ ህይወታችንን ለማቆየት ህይወታችንን ለማቆየት የምንጠቀምበት ነው ማለት ነው። ስለዚህ የፍየል ስጋን በመንጠቀም የፍየል ስጋና በመብላት የፍየል ስጋን በመቀበል እንግዲህ ጥቅሞችን እናገኛለን ማለት ነው። ስለዚህ እነዛን ነገሮች የምናገኝበት እነዛን ነገሮች የምናደርግበት እንግዲህ ዋነኛው መንገድ እንግዲህ ፍየልን በመመገብ ነው ማለት ነው። ስለዚህ ፍየልን በመመገብ ፍየልን በመብላት የተለያዩ ጥቅሞችን እናገኛለን ማለት ነው። ስለዚህ እነዛን ነገሮች ለማግኘት እነዛን ነገሮች ለማድረግ እንግዲህ ፍየልን የምንጠቀምበት ሁኔታ አለ ለማለት ነው። ከዛም አልፎ እንግዲህ ፍየል እንግዲህ አርብተን ወይም ደግሞ አሳድገን በመሸጥ አሳድገን ወይም ደግሞ አድልበን በመሸጥ እንግዲህ የተለያዩ ገንዘቦችን የምናገኝባት ምንጭ የተለያዩ ንግዶችን ልንጀምርባት ወይም ደግሞ ልንነግድባት የምንችል እንግዲህ ፍየል አይነት ናት ማለት ነው። ስለዚህ ፍየሎችን በማርባት ፍየሎችን በመንከባከብ ፍየሎችን በመጠበቅ እንግዲህ በተለያዩ ጥቅሞችን እናገኛለን ከዛም ውስጥ እንግዲህ ሁለተኛው ጥቅም ምንድነው? ቢባል እንግዲህ ፍየሎችን በመንከባከብ እንግዲህ ልናረባቸው ወይም ደግሞ ማለትም ብዙ ገቢዎችን ልናገኝባቸው የምንችላቸው ናቸው ማለት ነው። ስለዚህ ፍየሎችን በመሸጥ ሊሆን ይችላል። ፍየሎችን በመንከባከብ ፍየሎችን በማርባት ብዙ ጥቅሞችን እናገኝባቸው የምንችላቸው ብዙ ጥቅሞችን እናደርግባቸው የምንችላቸው ብዙ ነገሮችን ልናደርግባቸው የምንችላቸው እንግዲህ አንዱና ዋነኛው ነገር ናቸው ማለት ነው። ስለዚህ ፍየሎችን አርበተን ገንዘቦችን ማግኘት እንችላልን የፈለግነውን የፈለግነውን ነገር ለመግዛት የፈለግነውን ነገር ለማድረግ የምንጠቀምባቸው ናቸው። ስለዚህ ፍየሎችን በመጠቀም ብዙ ነገሮችን ማግኘት እንችላለን። ፍየሎችን በመጠቀም የተለያዩ ነገሮችን ማድረግ እንችላለን ማለት ነው። ስለዚህ እነዛን ነገሮች ለማድረግ ፍየሎችን አድልበን ወይም ደግሞ አሳድገን መሸጥ ያስፋጋል ማለት ነው። ስለዚህ እነዛን በመሸጥ ገቢዎችን ማግኘት ገንዘብ ማግኘት መንገድ ሊሆን ይችላል ማለት ነው። ከዛም አልፎ እንግዲህ የተለያዩ